ማታ ማታ ምን አይነት ድምፁ ትሰማለህ ለሚለው? እኔ ማታ ማታ የምሰማቸው ድምጾች የአዋፋት የሌሊት ወፎች ድምጽ እንደዚሁም የጅብ አንበሳ የነብርና የቀበሮ ድምጽ እሰማለሁ። በዚህ ሰዓት በሌሊት የሚወጡ የእንስሳትን ድምጽ እንደዚሁም ደግሞ። ጥቃቅን የሆኑ የ ምንድን ናቸው? እነዚህ የሌሊት ቢራቢሮ የሚባሉትን እነዚህ የእነሱን ድምጾች እሰማለሁ እና ድምፃቸው እጅግ በጣም ደስ የሚያሰኘኝ። እንትኖች አሉ። እና በዚያው ልክ ደግሞ የሚሰቃጥጥ ለጆሮ የማይጥሙ ድምጾች አሉ። የሚያስፈርዱ ድምፆችም አሉ

በመንገድ ላይ ምግብ ትገዛለህ? አዎ መንገዴ ላይ ምግብ ካገኘሁኝ እጠቀማለሁ እገዛለሁ ብዙ ጊዜ እነዚያ ምግቦች ደግሞ ለጤናችን እጅግ በጣም አስፈለጊ የሆኑ ምግቦችን ነው እንጂ ለጤና አስፈላጊ ያልሆኑ ምግቦችን አልገዛም። አሁን ለምሳሌ ቺፕስ እገዛለሁ ብስኩት ዳቦ እገዛለሁ። መንገድ ላይ የሚገኙትን ለምግብ ሊውሉ የሚችሉ አይነት ምግቦችም ማለት ነው። እና እንደዚያ እንደዚያ አይነት ምግቦችን ገዝቼ እጠቀማለሁ።

እድለኛ ነገር አለክ? አዎ እድለኛ ነኝ ብዬ አስባለሁ ምክንያቱም ሰው ሆኜ መፈጠሬ ራሱ እድለኝነት ነው። ምክንያቱም እንስሳ አላደረገኝ እጽዋቴ አላደረገኝ በአምሳሉ ተፈጥሬ አምሳለ እግዚአብሔር ያለኝ ፈጡር በመሆኔ እድለኛ ነኝ። ሲቀጥል ደግሞ እድለኛነቴ ከምን አንፃር ነው አሁን ባለውበት ሰዓት ለዚህ ሰዓት መድረስ ራሱ አንድ ሌላ እድለኛ ነኝ። ሁለተኛ ሲቀጥል ደግሞ በህይወቴ ስኬታማ ስኬታማ ነኝ ምንም የሚጎልብኝ ነገር የለም እግዚአብሔር የተመሰገነ ይሆን። እድለኛ ነኝ

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ እጅግ በጣም ደስ የሚያሰኝ ሰዓት ነው። በተለይ አሁን ከአስራ አንድ ሰዓት እስከ አንድ ሰዓት ያለው የሰዓት ወይም ደግሞ የሰዓት ሂደት በጣም ደስ የሚል የስርቅ ሰዓት ይባላል። እና ፀሀይም ደግሞ እጅግ ደስ የምታሰኝበት ሰዓት ላይ ስለሆነ። አዎ በጣም የሚመቸኝ ሰዓት ነው። በዛ ሰዓት ናፀሃይ ስትጠልቅ ደግሞ ተሰብስበን ማየት። ሀኳሃኗን ምክንያቱም ቀዝቀዝ የምትልበት ለመታየትም ደግሞ ላአይን የማትከብድ ስለሆነ አያለሁ

ማታ በምን ሰዓት ትመገባለህ? ማታ የምመገበው ከአንድ ሰዓት እስከ ሁለት ሰዓት ባለ ጊዜ ውስጥ ነው ምግቤን የሚመ የምመገበው እና በዚህ ሰዓት ተመግቤ የሚያስፈልገኝን ነገር አሟልቼ እንትን እላለሁ ማለት ነው። እና በዚህ ሰዓት ነው ብዙ ጊዜ የምመገበው ማታ ማታ ከአንድ ሰዓት እስከ ሁለት ሰዓት ባለው ሰዓታት ውስጥ ማለት ነው። እና የምመገባቸው ምግቦች ደግሞ ልዩ ልዩ አይነት ምግቦችን በዚህ ሰዓታት ውስጥ እመገባለሁ

ልደትህን እንዴት ታከብራለህ? ልደቴን የማከብረው ከቤተሰቦቼ ጋራ ሰብሰብ ብለን እንኳን ተወለድክልን እያሉኝ እያደነቁኝ እያመሰገንኩኝ እያከበሩኝ በደንብ አድርጌ ዳቦ ካለ ዳቦ ያም እንኳ ባይሆን ኬክ እንደዚሁም ደግሞ ሰብሰብ ብለው ሻማ አብርተን እንደዚህ እንደዚህ የልደቴን ቀና እከብራለሁ። እና በእንደዚህ አይነት መልኩ ነው ያለው

በምንጣፍ ላይ ትቀመጣለሁ ወይ? አዎ እቀመጣለሁ ምንጣፉ ምቹ ከሆነ እና የማይቆረቁር እንደዚሁም ደግሞ ቆሻሻ የማይኖረው አፈር እንደዚህ አይነት ነገሮች የማይኖረው ሆኖ ንጹህ ምንጣፍ ከሆነ። ምንጣፍ ላይ እቀመጣለሁ እተኛበታለሁም ጭምር ማለት ነው። እና ምንጣፍ ላይ መቀመጥ እጅግ ደስ ይላል። እንትን አያይ ስለማይከብድ ማለት ነው

ምን አይነት ጥቅማ ጥቅሞች አሉ ከእንግዲህ እኔ ያለኝ ጥቅማ ጥቅሞች ብዙ ናቸው። አንደኛ የህይወት ጥቅማ ጥቅም አለኝ እንደዚሁም ደግሞ በቢሮ ውስጥ እንደ ሳሙና አጃክስ እንደ ሶፍት እና የተለያዩ ደግሞ የማስጫ የሆኑ ነገሮችን እንደነዚህ አይነት ነገሮችን እንደ ጥቅማ ጥቅሞችን

በየትኛው መተግበር ለ መልእክት ትልካለህ ለሚለው እኔ በፌስቡክ እልካለሁ በቴሌግራም እልካለሁ በኢሞ እልካለሁ እንደዚሁም ደግሞ በራሱ በስልክ በሚሴጅ እልካለሁ ማለት ነው። እና እነዚህ እነዚህን ነገሮች ብዙ ጊዜ እጠቀማለሁ። እንትንም እለካ እንደ ጠቅ ሌሎችንም መተግበሪያዎች እንደ ኤክስ አይነት ወይም ደግሞ እንደ ቲዮተር አይነት እጠቀማለሁ። እና እነዚያን እነዚያን ነገሮች ተጠቅሜ መልእክቶቼን እልካለሁ

የምሳ እረፍት ምን ያህል ጊዜ ነው? የምሳ እረፍቴ ከአንድ ሰዓት ያልበለጠ ጊዜ ነው ያለኝ በዚህ አንድ ሰዓታት ውስጥ። ምሳዬን በልቼ ቡና ጠጥቼ ወይም ሻይ ጠጥቼ። እንደዚሁም ደግሞ ትንሽ የምመለከታቸውን የዜና የመዝናኛ ነገሮችን ተመልክቼ ወደ ስራ ገበታየ እመለሳለሁ። እና የምሳ ወይንም ደግሞ የእረፍት ጊዜ ይህንን ያክል ነው ማለት ነው።

መስመር ላይ በመስመር ላይ ትማራለህ ወይ? በመስመስመር ላይ ያው እማራለሁኝ። የተለያዩ ትምህርቶችን እማራለሁ ለምሳሌ ስለ ንጽህና አጠባበቅ ወይንም ደግሞ ስለ ጤና ዘርፍ ውስጥ ያሉትን አንዳንድ ነገሮችን ስልጠና ስወስድ ነበረ። እንደዚሁም ደግሞ ኤአይኢንጂነሪንግ ከተባለ እንትን ጋር ከእነሱ ጋራም ጭምር አንድ ላይ አብረን ስንሰራ ወይም ደግሞ ስማር ነበረ። ከእነሱና ከእነሱ ላይ

ምን አዲስ ነገር መማር ትፈልጋለህ? ስለእውነቱ እኔ አዳዲስ ቋንቋዎችን ብማር አዳዲስ ቴክኖሎጂዎችን ብማር በጣም እንደዚሁም ደግሞ በጤና ዘርፉ ላይ እጅግ በጣም ብዙ ነገሮችን እስከ ስፔሻልስት ድረስ ሄጄ ብማር በጣም ደስ ይለኛል። ነገር ግን ይሄንን ሁሉ መማር ስለማልቻል አቅሜ የሚፈቅደውን ያህል ተምሬ ተወዋለሁ ማለት ነው። መማር የምፈልገው ብዙ ነገር ቢሆንም ግን ጊዜ እና ጉልበቴ ይገድበኛል

እሽ ሽማግሌዎችን እንዴት ታከብራለህ እንደ ሀገራችን ባህል እጅግ በጣም ትልልቅ ሰዎችን ወይም ከታላቅ ጀምሮ የማክበር ባህል ወይንም ልምድ አለ። ሽማግሌ ከተቀመጥኩበት በመነሳት ለነሱ ቅድሚያ በመስጠት ሰልፍ ላይ በእያንዳንዱ ነገር ላይ እነሱን በማስቀደም። እንትን እላለሁ ለሽማግሌዎች ክብር እሰጣለሁ ማለት ነው

ምን አይነት ስልክ ትጠቀማለህ? ከአሁን ላይ እየተጠቀምኩት ያለሁት የስልክ አይነት። ይሄ ይሄ የሚያማምሩ ስልኮች የሚባሉት ስልክ ፎቶ ማንሳት የሚችል ቪዲዮ መቅራጽ የሚችል። የተለያዩ ሚዲያዎችን እንድትጠቀም ሊያደርጉኝ የሚችሉና ከሰዎች ጋር በቀላሉ እንድገናኝ ልያደርጉኝ የሚችሉ እነዚህ ስማርት ፎን የሚባሉት አይነቶችን ነው የምጠቀመው

ቀርካ በአካባቢው ያድጋል አዎ ቀርካ በአካባቢያችን ያድጋል። ወንዛማ አካባቢዎች ላይ ነው የሚያድገው። እና በብዛት የሚገኘው ደግሞ እንደዚህ እንትን ማለት በተራራማ ቦታዎች ላይ ውሃ ፈሳሽ ውሃ ያለበት ቦታ ላይ ነው። የሚተከለውና የሚበቅለው ብዙ ጊዜ የማየው እዚያ አካባቢ ላይ ስለሆነ

የምትወደው እንስሳ ምንድነው? እኔ የምወደው እንስሳ የቤት ውስጥ ከቤት ውስጥ እንስሳ አሁን ድመት እወዳለሁ በሬዎችን ላሞችን ፍየሎችን በጎችን እወዳለሁ ዶሮም እወዳለሁ። ከዱር እንስሳ ደግሞ ማየት ሞ ምወደው ወይንም ደግሞ የምመኘው እንደ አንበሳ ነብር አይነት እንስሳዎችን እና እነዚህ ድኩላ የሚባሉ እንደ ሀገራችን እንደ ኢትዮጵያ ሚዳቆ ድኩላ የሚባሉ አሉ እና እነዛ እነዛን እንስሳዎችን ማየት እወዳለሁ

ፎቶ ማንሳት ትወድ ፎቶ ማንሳት ትወዳለህ ወይ? አዎ ፎቶ ማንሳት እወዳለሁ ብዙ ጊዜ ተፈጥሮን ሳገኝ ወይንም ደግሞ የተለያየው የተፈጥሮ አይነት ያላቸውን። በተለይ አሁን ማታ ላይ ፀሀይ ልትገባ ስትል ፀሀይ ስትወጣ እንደዚሁም ደግሞ ትተን የተለየ ተፈጥሮ ያላቸውን አካባቢዎችን ሳያቸው እንደነዛ አይነት አካባቢዎችን እያነሳሁኝ አስቀምጣለሁ ማለት ነው። ምክንያቱም እጅግ በጣም ደስ የምሰኝበት እና ማስታወሻ እንዲሆነኝ ማለት ነው። ራሴንም ደግሞ እንደዚህ ራሴን ፎቶ አነሳለሁ ራሴን ለማየት እና ለማስታወስ ማለት ነው

የተበላሸ ነገር ማስተካከል ትችላለህ ወይ? አዎ የምችላቸው የተበላሹ ማስተካከል የምችላቸው ነገሮች አሉ የማልችላቸው ነገሮችም አሉ። የምችላቸው ነገሮች ቀላል ቀላል የሆኑትን ነገሮች አሁን ለምሳሌ ስልኩ ስልኬ የሲቲንግ ችግር ካለበት ከተበላሸ ሲቲንግ ማስተካከል እችላለሁ። ነገር ግን የሲስተም ችግር ከሆነ ደግሞ ወይም ደግሞ የውስጠኛ አካሉ ችግር ከሆነ ወደ ባለሙያ እወስዳለሁ ማለት ነው። እንጂ በራሴ ሁሉንም ነገር አልችልም

የምትወደው አትክልት ምንድነው? እኔ የምወደው የአትክልት አይነት እጅግ ጣፋጭ የሆነ እንደ ሙዝ እንደ ብርቱካን እንደ ማንጎ እንደ ፓፓዬ አይነት እንደ ዘይቱና አይነት እነዚህን እነዚህን ነገሮችን ወይንም ደግሞ እንትኖችን ፍራፍሬዎችን እወዳለሁ። ከአትክልት ዝርያ ደግሞ እንደ ጎመን አይነት ጥቅል ጎመን ጎመን ሽንኩርት እንደዚህ አይነት ነገሮችን እወዳለሁ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን የማስተናግደው ትህትና በተመላበት እና ሰውን በማያስቆጣ አይነት መልኩ ነው። የማስተናግደው ምክንያቱም ቅሬታቸው ትክክለኛ ቅሬታ ከሆነ እና አሳማኝ ነገር ካለው ቅሬታቸውን ተቀብዬ ለማስተካከል እሞክራለሁ ነገር ግን ቅሬታው እዚህ ግባ የማይባል ከሆነ እና የውሸት ዝም ብሎ ለማጭበርበር ከሆነ እንዳያመጣጣቸው ይቅሬታ ትክክል እንዳልሆነ እነግራችኋለሁ ማለት ነው

ኮምፒውተር መጠቀም ትችላለህ ወይ? አዎ ኮምፒውተር መጠቀም እችላለሁ። የሚያስቸግረኝ ምናልባት እንደ ኤክሴል አይነቱ ነገሮች ትንሽ ትንሽ ሊያስቸግሩኝ ይችላሉ እንጂ። ሌሎችን እንደ ፒዲኤፍ እንደ ፓወር ፓወር እንተን ወርድ ፓወር የሚባሉትን። እንደዛ አይነት ለጽሁፍ ለምናምን ለፎቶግራፍ እንደዚሁም ፎቶ ኢዲት ለማድረግ ለማስተካከል ቪዲዮዎችን ወይንም ደግሞ የተቀረጹ ምስሎችን ለማስተካከል መጠቀም እችላለሁ አያስቸግረኝም። ብዙ ማለት ነው

በቀን ምን ያህል ውሃ ትጠጣለህ በቀን? አራት አምስት እስከአምስት ብርጭቆ እጠጣለሁ። እንደ ጠማኝ ፀሀይ ወይንም ደግሞ የሙቀት መጠኑ በጣም ከፍተኛ ከሆነ እና የሚጠማኝ ከሆነ እስከ ስድስትም እስከ ሰባትም ብርጭቆ የምጠጣበት ቀን አለ። እንደዚሁም ደግሞ እንትን በጣም ቀዝቃዛ ከሆነ የአየሩ ውሃ የማያስጠጣ ከሆነ ደግሞ እስከ ሁለት አንድም የምጠጣበት ቀን አለ ማለት ነው። ግን ሳልጠጣ አልውልም።

በመስመር ላይ ሙዚቃ ትሰማለህ ወይ? አዎ በመስመር ላይ ሙዚቃ እሰማለሁ ንግድ ቤቶች ወይንም ደግሞ ሱቆች የተለያዩ ተቋማት ከፍተው ሲያጫውቱ በመስመር ላይ ሙዚቃ እሰማለሁ። አንዳንድ ጊዜ ደግሞ አንዳንድ ሰዎች ሙዚቃ እያጫወቱ መኪና ሲነዱ። ሳይክል ሲነዱ ሞተር ሲነዱ እሰማለሁ አንዳንዶቹ ደግሞ ሞባይላቸውን ሙዚቃ ከፍተው እያጫወቱ ሲሄዱ እሰማለሁ

እሳት ለማንደድ ለማንደድ ምን ትጠቀማለህ? እሳት ለማንደድ የምጠቀመው አንደኛ አካባቢ ላይ ያለ ክብሪትን እጠቀማለሁ ብዙ ጊዜ የሚገኘው እኛ አካባቢ ላይ ክብሪት ነው። ከተገኘ ደግሞ እንደ ላይት አይነት ላይተር የሚባል እንትን አለ እሳት ማቀጣጠያ አለ እንደዛ አይነት ነገሮችን እጠቀማለሁ። ከዛ ደግሞ በተረፈ የተለያዩ ከጎረቤት እንጨት ወይንም ደግሞ እሳት በመውሰድ በእንጨት እሳትን ወይ በኩበት እሳትን በመውሰድ እንደ ቀጥታ ደግሞ ከፀሀይ ላይ ፀሀዩን የፀሀዩን ሀይል ሰብስቦ እሳት የሚፈጥር እቃ ስላለ እንደዚህዚህ አይነት ነገሮችን ተጠቅሜያለሁ እጠቀማለሁ

በየትኛው እጅ ትጽፋለህ? የምጽፈው እኔ ብዙ ጊዜ የምጠቀምበት የቀኝ እጄን ነው። ብዙ ጊዜ የሚመቸኝም የለመድኩትም በቀኝ እጄ ነው። ለመጻፍም ወይንም ደግሞ ስራ ለመስራት የሚመቸኝ የማለት ነው። እና ጽሁፎችንም የምጽፈው የምጠቀመው በቀኝ እጄ ነው። ያለ ቀኝ እጄ በግራ እጄ ልጻፍህ ብለው ራሷ አይጻፍልኝም ማለት ነው። እና ብዙ ጊዜ የምትጠቀመው ይሄኛው የቀኝ እጄ ነው

እሺ ሰዎችን እንዴት ታስተዋውቃለህ ሰዎችን ሳስተዋውቅ የሰዎችን የጀርባ ታሪካቸው ምን እንደሆነ ምን እንደሚፈልጉ እንዴትም እንደኖሩ ወይንም ደግሞ ምን እንደተማሩ አስቀድሜ ስለእነሱ ካወቅኩ በኋላ የምመተዋወቅ ከሚፈልጉት ሰው ጋራ አቀራርቤ ምን እንደሚሰሙ መስማት እንደሚፈልጉ ወይንም ደግሞ ምን ማወቅ እንደሚፈልጉ ምን ሊፈልጉ እንደመጡ ከተረዳው በኋላ ማስተዋወቅ ከሚገባኝ አካል ጋራ ከባለስልጣን ጋራም ሊሆን ይችላል። ከቢሮ ሀላፊዎች ጋራም ሊሆን ይችላል ወይ ከጓደኛዬም ጋር ወይ ከቤተሰቤ ጋርም ሊሆን ይችላል። ከዛ በኋላ ጸጥታ በተመላበት መልኩ ረጋ ባለ ድምጽ። ስለእዛ ሰውዬ አወላለዱን አስተዳደጉን የተማረውን ትምህርት። ያደገበትን ሁኔታ ፀባዩን በስራ ላይ ያለ ባህሉን እነዛ እነዛ ነገሮች በደንብ አድርጌ በመግለጽ እከሌ እንዲህ ነው። እንዲህ ነው እንዲህ ነው። ብዬ ስለማንነቱ ገለጽ በማድረግ ስለእሱ እናገራለሁ ማለት ነው

ምን? ትመገባለህ ብዙ ጊዜ የምመገበው ምግብ እኔ እንጀራን ነው። ከእንጀራ በመቀጠል ዳቦ እወዳለሁ እንደዚሁም ደግሞ ፓስታ መኮሮኒ የሚባሉትን ነገሮችን እነዚህ ሌሎችን አትክልትን ፍራፍሬዎችንም ደግሞ እወዳለሁ። እንደነዚህ አይነት ምግቦችን እመግበለሁ በብዛት ግን በሀገራችን የተለመደው እንጀራ መመገብ ነው። እንደ ገንፎ አይነት ምግቦችም አሉን እነዛን ነገሮችም እጠቀማለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ ስብሰባ የምናደርገው አስፈላጊ በሆነበት ሰዓት ነው? ምክንያቱም አሁን ስብሰባዎች በሳምንት አንድ ጊዜ ሁለት ጊዜ የሚሆንበት ጊዜ አለ። ነገር ግን በጣም አስፈላጊና አንገብጋቢ ሲሆን ደግሞ ሳምንትም ላንጠብቅ ወይንም ደግሞ ሁለት ቀንም ሶስት ሶስተኛውንም ቀን ላንጠብቅ እንችላለን ማለት ነው። ስለዚህ አሁን በእንድን ብቻ ሁለት ቀን ሶስት ቀን ብለው ብንይዘው በሳምንት የተሻለ ነው ብዬ አስባለሁ።

ሾርባ ትወዳለሁ ወይ? አዎ ሾርባ እጅግ በጣም እወዳለሁ በተለይ ሾርባ ከምስር ወጥና ከምንድነው እሱ ከመኮሮኒ የሚሰራ ሾርባ እጅግ በጣም ደስ የሚልና አንጀትን የሚያርስ ሾርባ ስለሆነ እንደነዛ አይነት ሾርባዎችን እወዳለሁ። በተለይ ደግሞ የፍስክ ሾርባዎችን ከአጥንት ወይም ደግሞ ከተለያዩ የስጋ አይነቶች የሚሰሩ ሾርባዎችንም እወዳለሁ

ስንት ቋንቋ ትችላለህ? እኔ ወደ አንድ ወደ አራት ቋንቋ እችላለሁ። አንደኛ ቋንቋ አማርኛ ነው የተወለድኩበት በደንብ እናገራለሁ ሁለተኛም አካባቢ ላይ የተወለድኩበት አካባቢም እንደዚህ ኦሮምኛም አለ ኦሮምኛንም በደንብ እችላለሁ። ግእዝም በትምህርት እችላለሁ ተምሬዋለሁ እንግሊዘኛንም ልክ እንደዚህ ማለት ነው። እና በእነዚህ በአራቱ ቋንቋዎች መግባባት እችላለሁ ከየትኛውም ሰው ጋር ነው።

በዚህ ቅዳሜና እሁድ ምን? ታደርጋለህ ቅዳሜ አጠናለሁ ደግሞ ስልጠና ስላለኝ ወይንም ደግሞ አሰለጥናለሁ የተለያዩ ተማሪዎች አሉ የማሰለጥናቸው። በእንደዚህ አይነት መልኩ ነው እሁድትና ቅዳሜን የማሳልፈው በተለይ አሁን የሚመጣው ቅዳሜና እሁድ። እሁድ እለት የጥምቀት በዓል ዋዜማ ከተራ ስለሆነ የተለያዩ የቤተክርስቲያን ስራዎችን በመስራት አሳልፋለሁ።

ሌሎችን ማበረታታት ትችላለህ ቆይ አሁ ሰዎች ሲሰሩ በስራቸው ደግሞ ደስተኛ ሆነው ሲሰሩ ጎበዝ በርቱ ጠንክሮ አይዟችው ይሄ ማለት ልምድ አለኝ ብዙ ጊዜ ምክንያቱም ሰዎች ሞራል እንዲሰማቸው ወይም ደግሞ ጥንካሬ እንዲሰማቸው እና በደንብ በያዙት ስራ ላይ ውጤታማና ስኬታማ እንዲሆን ስለምመኝ ስለምፈልግ የትኛውም ሰው እና በርቱ አይዟችሁ ምን ላግዛችሁ እያልኩ አበረታታቸዋለሁ ማለት ነው።

ሻማ ማብራት ትወዳለሁ ወይ? አዎ ሻማ ማብራት እጅግ በጣም እወዳለሁ። ብዙ ጊዜ ሻማ የሚበራው እኛ ጋር። አንደኛ መብራት ሲጠፋ አካባቢ ነው ሻማ የሚበራው እንደዚሁም ደግሞ ፍቅረኛ ምን ምን እንደዚህ የሚባሉትን ለማስደሰት ነው። ብዙ ጊዜ ሻማ የሚበራው ሌላኛው ደግሞ ሃይማኖታዊ ባህል ወይም ደግሞ ሃይማኖታዊ ስርዓት ነው። ሻማ ማብራት እኔ የምወደው ሻማ የማበራው ለሃይማኖታዊ ስርዓት ነው። በሃይማኖታዊ ስርዓት ውስጥ ሻማ ማብራት እጅግ ትልቅ ቦታ የሚሰጠው ነገር ስለሆነ እና እኔም በሃይማኖታዊ ስርዓት ውስጥ ሻማ ማብራት እወዳለሁ

ድንጋይ ሰብስብ ታደርጋለህ ወይ? አዎ። ድንጋይ እሰበስባለሁ ድንጋይ የምሰበስብበት ምክንያት ደግሞ አንደኛ ቤት ለመስራት ነው። ሁለተኛ ደግሞ ካብ ለመካብ አጥር አጥር አ እንዳ ይፈርስ ለማድረግ። እንደዚሁም ደግሞ የቤት ወለሎችን ወይንም ደግሞ የግቢ ወለሎችን ለማ ለማ ለማንጠፍ ድንጋይ ያስፈልጋል። አሁን ክረምት ላይ አካባቢው ጭቃ እንዳይሆን ድንጋይን ሰብስቤ አንድ ቦታ በማድረግ እና በመደርደር። ድንጋዩን እሰበስባለሁ ማለት ነው

አቧራ ችግር ችግር ይፈጥርብሃል ወይ አዎ በጣም ችግር ይፈጥርብኛል ምክንያቱም እንደኛ አቧራ ሲፈጠር አይን ውስጥ ይገባል አፍንጫ ጆሮ አካላት ውስጥ እንትን ይልና ጭንቅላት ውስጥ እንደዚሁም እግር ላይ እንትን ይልና አሁን እኔ ለምሳሌ ጠይም ስለሆንኩ በተለይ ምን ያደርገኛል እግሬን ይበጣጥሰዋል ቆሻሻ ጭቅቅት እንዲበዛ ያደርጋል እና በጣም ያስቸግረኛል እንደዚሁም ደግሞ ቤት ላይ መጽሐፍት የተለያዩ ጠረጴዛዎችን የተለያዩ ቢሮ የቤት እቃዎችን ያበላሽብኛል ማለት ነው።

አዲስ አመትን እንዴት ታከብራለህ? እንግዲህ በሀገራችን አዲስ አመት እጅግ በጣም ደስ የሚልና ልዩ ስሜት ያለው በዓል ነው። እኔም ደግሞ ይሄንን በዓል እንደ ሀገራችን ባህል ዶሮ በማረድ ከብት በማድረግ ቤት ውስጥ ጉዝጓዝ በመጎዝጎዝ አዲስ ልብስ በመልበስ። ያለኝንም ባይሆን አጥቢ በመልበስ በእንደዚህ አይነት መልኩ ከማህበረሰቡ ጋራ አንድ ላይ በመተባበር አንድ ላይ በመጠራረት በዓልን እናከብራለን ማለት ነው።

የሽያጭ ግቦች አሉክ ወይ? አዎ የሽያጭ ብዙ የሽያጭ ግቦች አሉኝ። ካሉኝ የሽያጭ ግቦች ውስጥ ደግሞ አንደኛው ምንድነው? እሱ የሸጥኩትን ነገር ትርፋማ በሸጥኩት ነገር ትርፋማ ሆኜ ኖሮዬን ልጆቼን ቤተሰቤን ቤቴን መደጎም እፈለጋለው እና ትልቁ አላማዬ ወይንም ደግሞ ግቤ። በሽያጭ ባለሀብት መሆን ታዋቂ መሆን ለሀገር ለቤተሰብ ለቤተክርስቲያን ለማህበረሰብ ለመድረስ እንደዚህ እንደዚህ አይነት ግቦች አሉኝ

የድርጅት? የድርጅቱን ባህል ትወዳለህ ወይ አዎ የድርጅቱን ባህል እጅግ በጣም እወዳለሁ። ምክንያቱም በድርጅት ውስጥ ያለው የድርጅቱ አመራር እና አሰራር እጅግ በጣም ደስ የሚል እና የሰራተኞቹ አያያዝ ለሰራተኞቹ ያለው ክብር። እንደዚሁ ደግሞ በሰራተኞች ላይ ባለው የትእዛዝ ስርዓት እጅግ በጣም የምወደው። ድርጅት እና የመስሪያ ቤት ነው

ስትታመም ከስራ ትቆያለህ ወይ? አዎ ብዙ ጊዜ ያ እንደ ህመሜ አይነት ነው በርግጥ የሚወሰነው ህመሜ እጅግ በጣም የጸና ከባድ ከሆነ ከህመሜ ከስራዬ ላይ እንትን እላለሁ አርፋለሁ። ነገር ግን ህመሜ ከስራ የማያስቀረኝ ወይንም ግሞ አስቸጋሪ ህመም ካልሆነ ከስራዬ አልቀርም ስራዬን እሰራለሁ ማለት ነው። ቀስ እያልኩ ስራዬን ለመስራት እሞክራለሁ።

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ አይነት አንደ ሙዝ ቡርቱካን ፓፓዬ አቮካዶ ዘይቱና እና ሌሎች ሌሎችንም እንትኖች ፍራፍሬዎችን እወዳለሁ። እና እነዛ ነገሮች እጅግ የሚጣፍጡ የሚያስደስቱ ስለሆኑ እነዛ እነዛ አይነት ነገሮችን ነገሮችን እወዳለሁ ማለት ነው። አጠቃላይ

የይለፍ ቃልህን ትጠብቃለህ ወይ? አዎ የይለፍ ቃሌን እጠብቃለሁ ምክንያቱም እነዚህን የይለፍ ቃላቶቼን የምረሳቸውን የማጥፋቸው ከሆነ በጣም ብዙ የማጣቸው ዶክመንት ወይም ደግሞ ፋይሎች ይኖራሉ ማለት ነው እነዛ ነገሮች እንዳይጠፉብኝ። የይለፍ ቃሌን የኮምፒውተርም የሞባይልም። እንደዚሁም ደግሞ ከሞባይል በኋላ የተለያዩ አፖች እንትን አላቸው መቆለፍያ አላቸው እነዛን ነገሮች እጅግ በጣም እንትን ድብቅ በሆነ ቦታ ላይ ለራሴ በማውቀው ቦታ እጠብቃለሁ

ስልጠና ትወስዳለሁ አዎ ስልጠና እወስዳለሁ የምወስዳቸው የሰልጣን አይነቶች ልዩ ልዩ ናቸው እነዛ ስልጠና መውሰድም እጅግ በጣም እወዳለሁ። ምክንያቱም ያለኝን እውቀት ያለኝን ከህሎት ለማዳበር እና ለማሻሻል። ስልጠና ግዴታ አስፈላጊ ነው። ስለሚያስፈልገኝ ደግሞ ምን አደርጋለሁ ማለት ነው። ስልጠናዎችን የቅላይ ሱልጠናዎችን እወስዳለሁ ማለት ነው። እየወሰድኩኝ እገኛለሁ እንደዛ ነው

ብዙ ሰነዶችን አዘጋጃለሁ አዎ እነዛን የማዘጋጃቸው ሰነዶች ለትምህርት፣ ለስልጠና እንደዚሁ ደግሞ ለተለያዩ አገልግሎት የሚውሉ ሰነዶች አሉ፤ በመስሪያ ቤትም የሚጠየቁ የሚጠየቁ ሰነዶች አሉ፤ በመህበረሰቡ እንደዚህ እነዛን ነገሮችም አዘጋጅቼ ለማህበረሰቡም ሆነ ለመስሪያ ቤቴ አቀርባለሁ ማለት ነው እና ብዙ ሰለዶችን አዎ አዘጋጃለሁ።

ኢሜል ትጠቀማለህ ወይ? አዎ ኢሜል እጠቀማለሁ። ኢሜል የምጠቀመው የተለያዩ ሰነዶችን ወይም ደግሞ የተለያዩ ጽሁፎችን ለመላክ እና ደብዳቤዎችን ለመለዋወጥ እጠቀምበታለሁ። መልእክቶችንም ለመቀበልም ለመላክም የምጠቀምበት ትልቁ መሳሪያ ኢሜል ነው ማለት ነው። እና ኢሜል እጅግ በጣም እጠቀማለሁ

መተግበሪያዎችን ታወርዳለህ? አዎ መተግበሪያዎችን ብዙ ጊዜ አወርዳለሁ ጠቃሚ የሆኑ መተግበሪያዎችን እንደ መንፈሳዊ መተግበሪያዎችን የቴክኖሎጂ መተግበሪያዎች የኤአይ መተግበሪያዎችን እንደዚህ እንደዚህ አይነት ነገሮችን እና የተለያዩ የምስል እና የድምጽ ማቀነባበሪያ ቪዲዮዎችን እንትን መተግበሪያዎችንም አወርዳለሁ ማለት ነው።

በመስኮት ጎን መቀመጥ ትወዳለህ? ወይ አዎ በመስኮት ጎን መጠቅ መቀመጥ እወዳለሁ ብዙ ጊዜ የምቀመጠው ትልቁ ምክንያቴ ደግሞ ምንድነው እሱ። ንጹህ አየር እና ነፋሻማ የሆነ አየርን ለማግኘት እና ራሴን ከሙቀት ለመከላከል በመስኮት አካባቢ እየተቀመጥኩ ራሴን ከተለያዩ የሙቀት እና የትንፋሽ በሽታ መተላለፊያ እንትኖች ራሴን እከላከላለሁ ማለት ነው

ኮፍያ ማድረግ ኮፍያ ማድረግ ትወዳለህ ወይ? ብዙ ጊዜ ኮፍያ ማድረግ አልወድም። ምክንያቱም ምናልባት የፀጉር እኔ ማን የሚያሳሳ ነው ተብሎ ስለሚወራ ከፍራቻ አንፃር ይመስለኛል፤ ራሴ በደንብም አልተረዳሁትም ግን አጠቃላይ ግን ኮፍያ ማድረግ አልወድም አልተጠቀምኩም እስከዛሬ ብዙም ተጠቅሜ አላቅም ኮፍያ።

በቤት ህክምና አይነት የቤት እቃዎች አሉን በቤቴ ውስጥ የተለያዩ የቤት እቃዎች የቁሳቁሶች አሉን። እነዚህ የቤት እቃዎች የሚባሉት ለምግብ ፍጆታ የሚውሉ ለመዝናኛ ፍጆታ የሚውሉ እንደዚሁም ደግሞ ለተለያዩ ነገሮች የሚውሉ የእንትኖች የቤት እቃዎች አሉ። እንደ ብረት ድስት አይነት ማንኪያ ጭልፋ ትሪ የምሳሀን መሶብ እንጀራ መብያ ማለት ነው። እንጀራ ማቅረቢያ እንደዚሁም ደግሞ ከ እንትኖች እንደ ቴሌቪዥን ሶኬት ፍሪጅ እንደዚህ እንደዚህ አይነት ነገሮች ይኖራሉ

ጠዋት ሆይስ ማታ ሰው ነህ እኔ ሁል ጊዜ ሰው ነኝ ጠዋትና ማታ የተሻለ እንትን ምለዋወጥበት ቦታ የለም ሁል ጊዜ ሰው ነኝ ማለት ጠዋትም ማታም ሰው ነኝ ሰው ማለት አጠቃላይ መልካም ሰበና ያለው አይምሮውን አይነት ጭንቅላቱን መጠቀም የሚችል ማለት ነው እና እኔም ደግሞ የትኛውንም የከፍል አካሌን የመጠቀም የምችል ሰው ነኝ።

የስልክ ካሜራ ትጠቀማለህ ወይ? አዎ ብዙ ጊዜ የስልክ ካሜራ እጠቀማለሁ የተለያዩ ቪዲዮዎችን ለመቅረጽ ፎቶዎቹን ለማስቀረት እጠቀምበታለሁ። በተለይ አሁን እኔ ያለሁበት የእድሜ ደረጃ የወጣትነት ደረጃ ስለሆነ የተለያዩ ማስታወሻዎችን የማስቀምጠው በፎቶ ስለሆነ እነዛን ፎቶዎች በመመልከት የኋላ ታሪኬን ትዝ እንዲለኝ ለነገው እንትን አስቀምጣለሁ ማለት ነው

የምትወዱት ምግብ ምንድነ፤ እኔ የምወደው ምግብ በብዛት እንጀራ ነው፤ እንጀራ በቤቴ ውስጥ ማጣት አልፈልግም፤ ብዙን ጊዜ የምትጠቀመው ወይም ደግሞ የምትደሰትበት የምግብ አይነት ትልቁ እንጀራ ነው ማለት ነው፤ እንጀራን ከዛ በመቀጠል ዳቦ፣ ከንፎ እንደዚህ አይነት እንደ ጨጨብሳ አይነት ምግቦች አሉ እነዛ እነዛን ምግቦች እወዳቸዋለሁ።

በልጅነት የምትወደው ጨዋታ ምን ነበረ? በልጅነቴ የምወደው ጨዋታ እንደ እግር ኳስ አይነት፣ እንደ ሩጫ፣ እጅ ኳስ፣ እንደዚሁም ደግሞ ከልጆች ጋር መላፋት፣ እንደዚሁም አፈር እየፈጩ ባለና ሚስት ምናምን እየተደረገ የሚጫወቱት አይነት ጫወታ በጣም የምወደውና ከልጆች ከሌሎች ልጆች ጋር የሚያቀራርብ ስለነበረ ደስ የሚል የጨዋታ አይነት ነው ለዛ ነው።

ስራዎችን በቅድመ ተከተል ታስቀምጣቸዋለህ ቆይ አዎ ስራዎቼ በቅድመ ተከተል ብዙዎችን አስቀምጣለሁ። ምክንያቱም በቅድመ ተከተል ሳስቀምጥ የምሰራቸውን ስራዎች ማስቀደም ያለብኝን አስቀድሜ እንድሰራ ስለሚረዳኝና ስለሚጠቅመኝ። ስራዎችን በቅድመ ተከተል አስቀምጣለሁ። የማስቀምጣቸው የቅድመ ተከተሎች ደግሞ እንደአስፈላጊነት ወይንም ደግሞ እንደአንገብጋቢነቱ ይሆናል ማለት ነው

የቪዲዮ ጥሪ ታደርጋለህ ወይ የቪዲዮ ጥሪ አዎ አደርጋለሁ ብዙ ጊዜ ከቤተሰብ ጋራ በማወራበት ሰዓት እንደዚሁ ደግሞ የተለያዩ አጋጣሚዎችን በመጠቀም እኔ በቪዲዮ የማወራቸው እህት ወንድሞች ይኖራሉ። ከእነሱ ጋራ በቪዲዮ እናወራለን ማለት ነው፤ አዎ ቪዲዮ በተለይ የምትጠቀማቸው አይነት የሆነ ልዩ አፕሊኬሽኖች አሉ እንደ ኢሞ አይነት ማለት ነው